በአደባባይ መናገር ትችላለህ? አዎ በጣም ደስ ይለኛል በአደባባይ ላይ መናገር። ልክ ራሴን በብዙ ነገሮችንም የምፈትንበትና እኔ የት ቦታ እንዳለሁኝ ምን ደረጃ ላይ እንዳለሁኝ፣ በሰዎች ፊት መናገር ላይ እንዴት ነኝ ብዬ ራሴን ጥናትን የማደርግበት እና ከብዙ ሰዎችም ጋር ብዙ ሰዎች ከኋላዬን አስከትዬ በአደባባይ በተለያዩ ቦታዎችንም ብዙ ሰዎች በሰበሱበት የመናገር ችሎታዬን እንዴት ነኝ ብዬ አንዳንዴ ራሴንም እለማመዳለሁኝ በቤት ውስጥም በቤተሰቦቻችንም መሃል እና በአደባባይም እያሳደኩት ነበር ወደ አደባባይ የወጣሁት እና አደባባይ ላይ በጣም ይመቸኛል አሁን ብዙ ሰዎችም እኔን ሲያዳምጡኝ እንዴት የብዙ ሰዎችንም ልብ ወደ እኔ መግዛት እንደምችል እንዴት ጆሯቸውንም በአንዴ እኔ ላይ ሙሉ ስሜታቸው እኔ ጋር ሆኖ ሊያዳምጡ እንደሚችሉ በተለያዩ መጽሐፎችም ስላነበብኩኝ እና አሁን የመናገር ችሎታዬም በጣም አሪፍ ነው ብዬ ስለማስብም በአደባባይ ላይ ሰው በተሰበሰበበት ፊት ትክክለኛውን የማውቀውን ነገርን ለሰዎችንም ማስረዳት ለሰዎችንም ማስተማር በጣም ይመቸኛል እና በአደባባይ ላይ መናገር በጣም ደስ ከሚሉኝ እና በጣም ከምወዳቸው ነገሮች ናቸው ማለት ነው እና አደባባይ ላይ በጣም ደስ ይለኛል። ነገር ግን ብዙ ጊዜ አይገኝም እንደዚህ አደባባይ ላይ ሰው በተሰበሰበበት ለማውራት እና አንዳንዴ ነው የማገኘው በአገኘሁት አጋጣሚ ግን በጣም ብዙ ደቂቃዎችንም ብዙ ሰአቶችንም ሁላ የማወራበት አጋጣሚ አለ በጣም ደስ ብሎኝ ብዙ ሰዎችም እኔን ሲዳምጡኝ እና ስለኔ ብቻ እንዲያስቡ ስለኔ እንዲያውቁ እኔ የማስተምራቸውን በትክክል ተቀብሎ ወደ ተግባራዊ ሲቀይሩትም በጣም ደስ ይለኛል በጣም ከልቤ ትልቅ ደስታ ነው የሚሰማኝ እንደዚህ በአደባባይ ላይ መናገር ከብዙ ጓደኞቼም እንደዚህ በጣም ነው የሚገርማቸው። እንዴት እንደዚህ ቻልክ እንዴ አንተ እኔ እኮ አንድ ሰውን ለማስረዳት ለራሱ በጣም ነው የሚጨንቀኝ ክላስ ውስጥ ሆኜ ለራሱ እንኳን ቆሜ ለማውራት በጣም እቸገር ነበር መናገር ችሎታ የለብኝም አንተ እንዴት ነው ከእኛ ጋር እየዋልክ እንደዚህ የሆንከው? እያሉ በጣም በተለያየ መንገዶችንም ይጠይቁኛል እና በቃ ዋናው ነገር ትንሽ ነገር ካወቃችሁ ያንን ለሰው ማስረዳት በጣም ራሱን ፍላጎቱም እየመጣላችሁ ይመጣል። ራሱም ያነሳሳቸኅል ትልቅ ስሜት ይሰጣችኅል። ሰዎች በእናንተ ምክንያት ሲደሰቱ በእናንተ ምክንያት የሆነ እውቀትን አግኝተው ሲጠቀምበት በጣም ይጠቅማል ብላችሁ የምታስቡት እናንተ ራሳችሁ የተጠቀማችሁት ሌላ ሰው ይጠቅማል ብላችሁ የምታስቡት ነገር ከሆነ ራሱ ይገፋፋችኋል እያልኩኝ እኔም ቀስ በቀስ ነው የለመድኩት። በቤቴ ውስጥ ነው የለመድኩት። በቤቴ ቤተሰቦቼ በተሰበሰቡበት ቁሜ የመናገር ችሎታዬን አሳደኩኝ። ከዛ በኋላ ወደ ክላስም ወጥቼ ክላሳችን ላይም እያንዳንዱ ቆሜ እናገራለሁኝ ጥያቄ ስጠይቅም ቆሜ ነበርም ምጠይቀው እና ከዛ ነው የጀመረ እያልኩኝ በተለያየ መንገዶችንም እነሱ ነገ እንዲሞክሩትና ልክ ከእኔ በላይም እንዲሆኑ እነሱም ለራሳቸውም ተጠቅመው ለሌላ ሰዎችም እንዲያስተምሩና የሚያውቁት እውቀትም ብቻቸውን ይዘው እንዳይሄዱ ሌላ ሰውን እንዲያስተምሩበት በማለት ነው በተለያየ መንገዶችንም እንደዚህ የምናገራቸው እና እንደዚህ ማስረዳቸው አንዳንዶቹም በጣም ከቀን ወደ ቀን ከቤታቸው ጀምሮ ብዙ ለውጥ የሚያመጡ ጓደኞችን አግኝቻለሁኝ። ብዙ ከቀን ወደ ቀን ራሳቸውን እያሻሻሉ እንደሆኑ በተለያዮ ነገሮችም ስንገናኝ ሲያወሩ እታዘባቸዋለሁ፣ አያቸዋለሁ እና በጣም አሪፍ ለውጥ እያመጡ ነው። እንደዚህ ጓደኞቻችን ሰብሰብ ብለን ስናወራም እንለማመዳለን አንድ በአንድ እየወጣን የመናገር ችሎታችን በጣም አስፈላጊም ስለሆነም መናገር ማለት ብዙ ነገሮችንም ህይወትን ሊቀይር የሚችል ትልቅ ተሰጥኦም ስለሆነ ይሄ ደግሞ ተሰጥኦ ደግሞ ብዙ ጊዜ በመለማመድም ሊመጣ ስለሚችል በውስጣችን ያለው እውቀትም ብዙ ጊዜ ስለማናውቀው እና ከቀን ወደ ቀን ማሳደግ አለብን ብዬ ስለማምን በተለያዩ መንገዶችም እያወራን ራሳችንን ከቀን ወደ ቀን በተለያዩ ነገሮችን በደንብ እያሳደግን እና ለራሳችን ተጠቅመን ለኛ ቤተሰቦች ለመጥቀም ለጎረቤቶቻችን ለቤተሰቦቻችንም መጥቀም እና ለሌላ የአለም ህዝብም እኛ የምናውቀው ነገሮችንም ስናካፍላቸው ለሆነ ሰው የሆነ ነገር ይጠቅመዋል ብለን ስለምናስብና በዛው መሃል ደግሞ እኛም ራሳችን ተጠቅመን ብዙ ነገሮችንም የምንቀይርበት የብዙ ችግራችን የሚፈታልን አይነት ሆኖ ሳለ በዚህ መልኩ ነው ተረድተን ወደ እንደዚህ አይነት የመናገር ችሎታችንን ለማሳደግ የመጣነው ማለት ነው እና እኔ ከጎኔ ያሉ ጓደኞቼም በዚህ መልኩ ራሳቸውን በተለያዩ መንገዶችንም ከፍ እንዲያደርጉና ራሳቸውንም በእውቀት ደረጃ እንዲያሳድጉ በተለይ መንገዶችንም አስረዳቸዋለሁ ማስተማር እንዲችሉ እና በተለያዩ መንገዶችም እንደዚህ እንዲሰሩ ማለት ነው እና በአደባባይ መናገር በጣም ይመቸኛል በጣም ደስ ይለኛል እችላለሁ።

በአካባቢው ድልድይ አለ። በአካባቢያችን የተወሰኑ እና በጣም ትናንሽ የሆኑ ድልድዮች አሉ። ነገር ግን ብዙም ሰውም አይጠቀምባቸውም ከላያቸውም። ደህና መንገድ ስላለ ብዙ ጊዜ ድልድያችሁን አይታወቁም። እና ነገር ግን ወደ ትምህርት ቤት ስንሄድ የነበርነው አስታውሳለሁኝ። ሃይስኩል የዘጠነኛ አስረኛ ክፍል የተማርንበት አካባቢ ግን ከእኛ ትንሽ ራቅ ይላል ወደ ሁለት ኪሌሜትር ምናምን ይሆናል። እና እዛ ላይ በጣም ትልቅ ድልድይ ነው ያለው ያው ደግሞ አካባቢያችን ነው የሚባለው በከተማ ውስጥ በከተማችን ውስጥ ስለሆነ ማለት ነው። እና ድልድዩ በጣም ትልቅ ነው ብዙ ጊዜ ሁሌም በዛ ነው በዛ እና በዛ ብቻ ነው። ወደ ትምህርት ቤቱ የምናልፈው እና በጣም ደስ ይላል። ከታችም እንደዚህ በድልድዩ ስታይ ደስ የሚል ወንዝ ነው ያለ። ሀይለኛ ጎርፍ ይመጣል ብዙ ጊዜ እና በጣም ብዙ ጊዜ እዛ ላይ ቀድመን ሄደን እዛ ሆነን ብዙ ነገሮችን እናሳልፍ ነበር። እና ድልድይ በጣም ደስ ይላል። መኪኖችን እርስ በእርሳቸው ተጠባብቆ ነው አንድ መኪና ብቻ ነው መግባት የምችለው እና አንዱን መኪና ብቻ በዛኛው ካለ ያንን ቆሞ ይጠብቃል እንደዚህ እርስ በእርሳቸውን የተጠባበቁ ነበር የሚያልፉት እና ድልድዩ በጣም ደስ የሚል ድልድይ ነበር። ከእሱ አጠገብም ትንሽ መጣ ብለው ወደ ከተማው ደግሞ ትንሽየ እንደዛ አይነት ድልድይ ነበረች። ነገር ግን ወደ ትምህርት ቤታችን አካባቢ የነበረው ድልድይ ነው በጣም የምንወደው እና በጣም ትልቅ የው ድልድይ ማለት ነው። እና ድልድይ ብዙ ጊዜ በጣም አስፈላጊ እና ለከተሞች እድገት የራሱ የሆነ ትልቅ ድርሻ አለው። የተለያዩ በጣም በሩቅ መንገድ ዙረህ የምትሄድባቸውን መንገዶችንም በጣም ያሳጥርልሃል እና ይሄ ደግሞ ለከተማው ለራሱ ድምቀትም አለው። ከስሩ ወንዝ ሲያልፍ ለራሱ ደስ የሚል እይታ ነው የሚፈጥረው። ለከተማው በደንብ ውሃውን በደንብ ከተንከባከብከው እና ለብዙ ነገሮች ጥቅም ሁላ መቀየር ትችላለህ። በብዙ ያደጉ ከተሞች ላይ አያለሁኝ በድልድይ ስር አሳን ሲያጠምዱ ለአሳ ምግብነትም ሲጠቀምበት በተለይ መንገድ የማየበትን አጋጣሚ አለና እኛ አካባቢም ወደፊት እንደዛ አይነት እድል ይፈጠራል ብለን እናስባለን። እስካሁን ምንም ወንዙ የምንጠቀምበት ነገር የለም ዝም ብሎ ነው አልፎ የሚሄደው። አፈራችን ይዞ ማለት ነው። እና ድልድይው ግን በጣም የሚያምርና ደስ የሚል ለከተማው ድምቀት የሆነ ብዙ ሰውም የማታ እንቅስቃሴ ሲያደርግ ወደ ማታ አካባቢ የተወሰኑ የሰውነት እንቅስቃሴ ሲያደርግ ወደዛ ነው የሚሄደው። አየር ቅዝቃዜው በጣም ደስ ይላል። የአየር ሁኔታው እዛ ቦታ ላይ በጣም ደስ የሚልና ብዙ ጊዜ የምትመኘው አይነት አየር የሚገኝበት ቦታም ስለሆነ። ብዙ ሰው ወደዛ የሚሄድበት አጋጣሚ ያለው ወደ ማታ አካባቢ እኛም ከሰአት ከሆን ተማሪዎች ማታ ላይ ስንወጣ በጣም ብዙ ሰው ነው የምታየው ደስ ይልሃል። እዛ ላይ ትንሽ ቆይተን ተዝናንተን ነው። እስከ አንዳንዴ ሁላ እስከ ማታ አንድ ሰዓት የምንቆይበት ጊዜ ነበር። አስታውሳለሁኝ ከጓደኞቼ ጋር እና እዛ ድልድይ ላይ ሆንን በጣም ስለሚመች ቦታውን ብዙ ነገሮችንም ስለምታዩ ብዙ ሰውም ወደዛ ስለሚመጣ አየሩም በጣም አሪፍ ስለሆነ። አስራ አንድ ሰዓት ላይ ከወጣን ከሰአት ተማሪዎች ሆነን እስከ አንድ ሰዓት ማታ ሁላ እዛ እየተጫወትን እርስ በእርሳችን እየሳቅን ደስ ብሎን ነበር። በጣም ጥሩ የሚባል ጊዜ ነበረ። ድልድዩ ጋር የምናሳልፈው እና ድልድዩ በጣም አሪፍ እና ሁሌም ትዝታ ያለኝ አይነት ቦታ ነው ማለት ነው። ከእኛ ቤት ሁለት ኪሎሜትር ነው የሚሆነው። እዛ ነው። ትምህርት ቤት አለ። ይሄ ሃይስኮል ትምህርት ቤት ወይም የዘጠነኛ አስረኛ ትምህርት ቤት አለና ዘጠነኛ እና አስረኛ እዛ ትምህርት ቤት ስለተማርኩኝ ማለት ነው። እና ይሄን ይመስላል ሃይስኩል የተማርንበትን በጣም አሪፍ በሚባል ድልድይ አልፈን ሁሌም በዛ ድልድይ የረገጥን ነበር የምንሄደው። እና አሁን ለራሱ ወደ ተለያዩ ከተማ ስትሄድ በዛ መውጫ ነው ወደ ትልቁ የክልላችን ከተማ ወደመቀሌ በዛ ስለምንወጣ ሁሌም አየዋለሁኝ እና በጣም ብዙ ነገር ነው ያስታውሰኛል። ትምህርት ቤቱን በዛው ሳየው ነገር ግን ከምንም በላይ ግን ድልድዩ በጣም ብዙ ትውስታ ነው ያለኝ። ብዙ ትዝታ አለኝ ብዙ ጓደኞቼም እንደዛ ይላሉ። እንሂድ ወደ ድልድዩ ምናምን እያሉ ብዙ ጊዜ ሁላ ይደውሉልኛል እና አንዳንዴ ተሽከርካሪ ይዘንም ሄደን እዛ ላይ የምንቆይበት አጋጣሚ አለ ማለት ነው። እና እኔም ብቻም ሳይሆን ብዙ እዛ የተማሩና በዛ ድልድይ ረግጦ ያለፉ ሰዎች ድልድይ በጣም ደስ እንደሚላቸው እና የራስ የሆነ ልዩ የሆነ የአየር ሁኔታ እንዳለው አድርጎ ነው የሚያስቡት። በጣም ደስ ስለሚልና በጣም ስለሚያምር የአየር ሁኔታ ማለት ነው። እና በአካባቢያችን ድልድይ አዎ አለ። በጣም ትናንሽ ድልድዮችም አሁን በሰፈራችን የሚሰራው አዲስ መንገድም ላይም አሉ ማለት ነው። እና

በአንድ ጊዜ ብዙ ስራዎችንም ታስተናግዳለህ? በአንድ ጊዜ ብዙ ስራዎችንም ማስተናገድ አልወድም ምክንያቱም አንዱ ጋር ወደ አንዱን እየሰራው እንደገና ወደ ሌላው ስል ሁለቱም እንዳላጣቸው ስጋትም ስላለኝ ከህዝብ በፊትም እንደዛ አይነት ያጋጠሙኝ ነገሮችም ስላሉ ብዙ ስራዎችንም አላስተናግድም አሁን አሁን ማለት ነው ምክንያቱም እንደዛ አይነት ችግሮች ስለሚያመጡና አንዱ ላይ በጥራት መስራት እያለብህ ብዙ ጊዜ የጥራት ችግርን ስለምያጋጥሙኝ እና ሌሎች ሰዎችም እንደዚህ ሲሰሩ ስለማይባቸው ነው እና እኔ አሁን የምሰራው አንዱን ስራ ስራ ቢደራራብኝ ለራሱ ቢበዛብኝ ለራሱ አንዱን ስራ በደንብ ትኩረት አድርጌ በጣም ጥሩ በሚባል ጥራት ደረጃ ዛሬውኑ ኪያስኩስ ዛሬውኑ ለመጨረስ ነው ቅድሚያም ሰጠው ያንን ከጨረስኩኝ በኋላ ነው ወደ ሌላ ስራም እንደዛ አድርጌ በጥራት መጨረስ የምፈልገው ደግሜ መጨረሻ ላይ ካየሁትም በኋላም መጨረሻ ላይ ድጋሚ አይቼ እንዴት ነው የጎደለው ነገር ካለ ቀስ ብዬ ሰከን ብዬ ውሃ ጠጥቼ የማየው እና በአንዴ ብዙ ስራዎችንም ማስተናገድ ወዳልተፈለጉ በሽታዎች ሁላ ሊመራ ይችላል ጭንቅላትም ያጨናንቅሃል ምንም ሳትሰራ እንኳን የምትወጣበት ሰዓት ይኖራል ምክንያቱም አንዱን ስታይ ገና አልሰራም አንዱን ስታየው ገና ሲሆን ሁሉም እያልሰራችሁ ወይኔ መቼ እጨርሳችኋለሁ እያልክ ራስንም ወደ አላስፈላጊ ጭንቀቶች እና ድብርቶችን እንድትሄድ ትልቅ መልስ የሚሆነው ብዙ ጊዜ ከብዙ ሰዎችንም የምማረው እና ብዙ ሰዎች ጋር የማየው አይነት ችግር ነው እንደዚህ ማለት ነው እና አንዱ እንኳን በጥሩ ደረጃ ሳይሰሩ ነው ብዙ ጊዜ ከስራውን የሚወጡት እና ራሳቸውን ወዳልተፈለገ በሽታ የሚመራቸው እንደዛ አይነት ሰዎች ማለት ነው እና እኔ የማምነው እና የምሰራው አንዱን የያዝኩት ስራ በጥራት እና ደስ በሚሉ ሁኔታ ከጨረሱኝ በኋላ ያንን ካስረከብኩኝ ለአለቆቼ ለተለያዩ ሰዎች ለሚመለከታቸው ሰዎችን ካስረከብኩኝ በኋላ እንደገና እንደ አዲስ ነው ሌላው ስራው በጣም አስቸኳይ ቢሆን ለራሱ ያንን ከጨረስኩኝ በኋላ እረፍት ጊዜዬን እንኳን ቀንሼና መስዋዕት አድርጌ ነው ሌላኛው ስራ መጀመር የምፈልገው እንጂ በጣም አስቸኳይ ስለሆነብኝ ብቻ ሁለቱም ወይም ሶስት ስራዎችንም ብዙ ስራዎችንም በአንድ ላይ አስተናግዳለሁኝ ማለት ብዙ ጊዜ የማላስበውና የማልፈልገው አይነት የአሰራር አይነት ዘይቤ ነው እና ብዙዎችም በዚህ እንደዚህ አድርጎ መጨረሻቸው አሪፍ ሲሆን አላየሁም። በጣም ራሳቸውን በተለያይ መንገዶችን ሲያጨናንቁና በተለይ መንገዶችንም ከብዙ ስራዎችንም ራሳቸው ሰውነታቸው ሲጎዱ ነው የማየው በተለይ መንገዶችንም ራሳቸው የሚጎድ ሰዎች ነው የሚበዙ እንደዚህ በተለይ መንገዶችን ስራ የሚያበዙ ሰዎች ጓደኞች ያሉ አሁን አንድ ጓደኛዬ አለ በጣም ስራ ይበዛበታል እና ብዙ ጊዜ ብዙ ስራዎችንም በአንዴ ይቀበላል እና ብዙ ጊዜ በቃ ለቤተሰቡም ጊዜ የለውም ለራሱም የሚሆነው ጊዜ የለውም ለኛ ለጓደኞች የሚሆን ምን ማለት ጊዜ የለውም በቃ ላገኝህ ዛሬ እንደዚህ ነው ምናምን ስለው በቃ ቢዝይ ነኝ ያለ በጣም ያጨናንቃል ነገር ግን ገቢውና የሚሰራቸው ስራዎች ስታዩ ለራሱ እኛ ከምንሰራው የሚበልጥ አይደለም ነገር ግን በጣም በብዛት ስለሚቀበል በአንዴ ሁሉንም በአንዴ ላስተናግዳ ስለ ስራዎቹ ስለ ብዛታቸው እያሰበ እየተጨነቀ የሚያሳልፈው ጊዜ ለራስህ በጣም ትልቅ እና በጣም ብዙ እንደሆነ እንኳን በደንብ ቆሞ አይቶት አያውቅም አያውቅምና አንዳንዴ እኛ እየሄድን ከእኛ በላይ ምንም ስራ የለህም ነገር ግን ከእኛ በላይ በጣም ጊዜህን ታጠፋለህ ለምንድነው እስኪ በደንብ እየው የአሰራርህን በደንብ እየው እያልን ብዙ ጊዜ እንመክረዋለን ነገር ግን እስካሁን ብዙም አይሰማንም በቃ ብዙ ነገር ያገኘ ይመስለዋል ብዙ ስራዎችንም ስለያዘ ብዙ ነገሮችንም ትርፍ ያገኘ ይመስለዋል ብዙ ነገሮችንም ስለያዘ ማለት ነው እና በዚህ መልኩ እኔም ይሄንን ከእሱ ጋር ከጓደኛዬ ብዙ ነገሮችንም ስለምማር በተለይ መልኮችንም አስተካክዬ ራሴንም በደንብ የምሰራበትና ብዙ ነገሮችንም ያየሁበት፣ ብዙ ለውጦችንም ያገኘሁበትን አጋጣሚ ነው ያለው ማለት ነው እና

ቀትር ምን ትመገባለህ? ብዙ ጊዜ ቀትር ወይም ቀን የምመገበው ምግቦች በጣም ቀለል ያሉና ከስራዬ ጋር የሚሄዱ አይነት ምግቦችን ነው የምመገበው። አብዛኛው ጊዜ ምመገባቸው እንደ አትክልቶች አይነት ምግቦችን እመገባለሁኝ። በጣም ቅለል ብሎኝ ስራዬንም በአግባቡ እንድሰራ ያግዙኛል። አንዳንዴም ሽሮ እበላለሁኝ። ሽሮም ብዙም ስለማይከብድና ቀለል ያለም ስለሆነ በጣም ብዙ ጊዜ እናታችንን በጣም ትችላለች ሽሮ መስራት። እና ሽሮ መመገብ በጣም ደስ ይለኛል። ቀትር ላይ ሲሆን ከስራ ስመጣም ትንሽ እረፍት አድርጌ ቶሎ ለመመለስ ስለምቸኩል ቀለል ያሉ ምግቦችንም የማይከብዱኝ ብዙ ጊዜ ለእንቅልፍ የማያደርጉኝ እና እንቅልፍ እንዲወስደኝ የሚያደርጉ የማይከብዱ አይነት የምላቸው ምግቦችን ነው የምመገበው። ልክ እንደ ስጋ ያህል ምግቦችን ብዙ ጊዜ ቀትር አልበላም ማለት ነው። እና እንደ አትክልቶች ስላጣ ጎመን እንደዚህ ያሉ አትክልቶችን ነው ብዙ ጊዜ ቀትር ላይ የምመገበው። ሽሮም በጣም እመገባለሁኝ። እንደዚህ ያሉ ምግቦች ነው ብዙ ጊዜ የማዘወትረው ቀን ላይ ሲሆን በቀትር ላይ ሲሆን ማለት ነው። እና ይሄን ነገር ከብዙ ጓደኞቼም አወራዋለሁኝ እና እኔ ብዙ ጊዜ እንደዛ አይነት ምግቦችንም ቀለል ያሉ ምግቦችንም ስለምመገብ ብዙ ጊዜ ቀን ላይ ብዙም አይከብደኝም። ደስ ብሎኝ በአሪፍ ሁኔታ ነው የማሳልፈው። እና አብዛኞቹ ጓደኞቼ ቀትር ላይ በጣም እንደሚደክማቸው ትንሽ እረፍት ለመውሰድ እንኳን ካሰቡ በጣም እንደሚያስቸግራቸው ለመነሳት እና ቶሎ ወደ ስራ ለመሄድ በጣም እንደሚቸገሩ አንዳንዴም እያረፈዱ በተለያዩ ምክንያቶችንም ከስራቸው አጋር ጋር የሚጣሉበትና ባለቃቸውን ጥሩ እይታ እንዳይኖራቸው እንዳደረጋቸው በተለያየ መልኮችንም ይነግሩኛል። እና እኔም ከራሴ ልምድ ተነስቼ ቀለል ያሉ ምግቦች ልክ እንደ እኔ እንደምመግባቸው አትክልቶች እንደዚህ ያሉ ምግቦች ቢመገቡና አምጥቶ ትንሽ እረፍት ወስዶ ለመነሳት ምንም እንደማይከብዳቸው ነው ብዙ ጊዜ የምነግራቸውም። እኔም እንደዚህ በማድረጌ ነው እስካሁን ደህና ያለሁት። እና ብዙ ጊዜም ይሄንን ነገር የማይገፋፋኝ እንቅልፌም የማያሸንፈኝ እያልኩኝ በተለይ መንገዶችንም ጓደኞቼም እመክራለሁኝ። እና አንዳንዶቹም ከመከርኳቸው በኋላ አግኛቸዋለሁ። በጣም አሪፍ ለውጥ እያዩበት እንደሆነ እና እንደመጀመሪያም በጣም እየከበዳቸው ነበር። ነገር ግን ከቀን ወደ ቀን እየደጋገምነው ስንመጣ በጣም አሪፍ ለውጥ እያመጣንበት ነው። ብዙ ጊዜ በቀትር ላይ ቀለል ያሉ ምግቦች እንዳንተ መመገብ ጀምረናል። እና በጣም አሪፍ የሚባል ቀን እያሳለፍን ነው። ደስ የሚል እና በጣም ቀለሉ ያሉ ቀኖችም እያሳለፍን ነው ብሎ የሚናገሩኝ አሉ። አንዳንዶቹንም እስካሁን አልጀመርናቸውም። በራሳቸው ሞድ ላይ እንዳሉ ነው ብዙ ጊዜ የሚነግሩኝ። እና ይሄም ቀስ በቀስ ማስተካከል እንዳለባቸው እነግራቸዋለሁ ማለት ነው። እና እኔ እንደዛ በመመገቤ ብዙ ጥቅሞችን አግኝቻለሁኝ። በስራዬ ምንም አይነት ትቺት እንዳይቀርብብኝ አድርጌያለሁ። ምክንያቱም ቶሎ ተነስቼ በስራዬንም ቶሎ ስለምገባና ከስራ ባልደረቦቼ ጋር እንዲሁ ብዙ ጊዜ ቀድሜ የምገባበት እና ቶሎ ቢሮዬ ላይ የምገኝበትን ሰዓት ስለሚበዛ ማለት ነው። እና ቀትር ላይ እንደዚህ ቀለል ያሉ ምግቦችንም ስንበላ ለራሳችንም ለሰውነታችንም ለስራችንም በጣም ጥሩ እና በጣም ደስ የሚል ቀን እንድናሳልፍ ነው ብዙ ጊዜ የሚያደርገን ማለት ነው። የቀትር ላይ ምንመገባቸው ምግቦች በጣም ትልቅ የሆነ ድጋፍ ትልቅ የሆነ የራሳቸው ድርሻ ነው ያላቸው በቀናችን ላይ። አዋዋላችን ላይ ብዙ ጊዜ በምሰራቸው ስራዎች ላይ የራሳቸው የሆነ ትልቅ ትኩረት ነው አድርገን ነው መስጠት ያለብን የቀን የምንመገባቸው ምግቦች ማለት ነው። እና ይሄም ብዙ ጊዜ ከቤተሰቦቼ ጋር እናወራበታለን። እኔም ቶሎ ወደ ስራዬ እንድመለስ ለሚፈልጉ የሚመቸኝ ምግቦችንም እያዩ ቀለል ያሉ ምግቦችንም ከራሳቸው ልምድም እያዩ እኔ ብዙ ጊዜ ስበላ ቅልል የሚለኝና የማይከብደኝ ምግብ እነሱም ስለሚያጠኑትና ሁሌም እናታችንም የየራሳችን የእያንዳንዳችን ልጆቿ ፀባይን በደንብ አድርጋ ስለምትረዳ አንዱን ምን ሲበላ ነው ደህና የሚሆነው? በደንብ ንቁ ሆኖ በደንብ መስራት የሚችል? እና በደንብ ቶሎ ተነስቶ ወደ ስራው መሄድ የሚችል? ብላ በተለያዩ መንገዶችንም እኛን ታውቀናለች ማለት ነው። እና ቀትር ላይ በጣም ቀለል ያሉ ለእንቅልፍ የማያዳርጉ አይነት ምግቦች ልክ እንደ አትክልቶች ነው የምመገበው